በጣም ጥሩ ጥያቄ ነው ቤተሰብ ምን ያህል ጊዜ ይሰበሰባሉ? ለምለው ቤተሰብ የሚሰበሰበው ብዙ ጊዜ ይሰበሰባል። ቤተሰብ የምባለው ተሰብስቦ ተማካክሮ ተወያይቶ አብሮ የሚኖር ማለት ነው። እኔ አሁን ቤተሰቦቼ ሩቅ ያሉ ቤተሰብ በሆነ ወቅታት በደስታ ጊዜ ሊሰበሰብ ይችላል፤ በሀዘን ጊዜ ሊሰበሰብ ይችላል፤ ስለዚህ ቤተሰብ በሆነ አጋጣሚዎች በሆነ ቆይታ በሆነ ቆይታ በሆነ ግዛት ጊዜ ልሰበሰብ ይችላል። አንደኛው ቤተሰብ የሚሰበሰብበት ምክንያት አንድ የሆነ ሀዘን ስገባ ሁለተኛ ደግሞ የሆነ ሰርግ ነገር ደስታ ድግስ የተለያዩ የቤተሰብ የዘመድ አዝማድ ጥሪ ሲኖር ቤተሰብ ይሰበሰባል በዛን ጊዜ ትንሽም ትልቅም ቤተሰብ ተሰብስቦ ተገናኝቶ አብሮ የልቡን ያወራል የልቡን ያሰራል ምመማካከሩንም ይመካከራል። ማድረግ ያለበትን ሁሉ ያደርግን እያደረገ ወደ ግል ህይወቱ ይመለሳል ቤተሰብ አብረህ የምትኖር ቤተሰቦች ደግሞ ሁሌ እለት እለት ትገናኛለህ። ለምሳሌ ቀን ሁሉም በየአቅጣጫው ጠዋት አብሮ ከቤቱ ይነሳል በየአቅጣጫው ሲሰራ ይውላል ማታ ከሰአት ከአስራ አንድ ሰዓት በኋላ ሁሉም ስራውን ጨርሰው ቤተሰብ ይሰበሰባል ትምህርት መማር ትምህርት ቤት መሄድ ትምህርት ቤት ዉሎ ትምህርት ቤት ዉሎ ቤት ምውልም ቤት ውስጥ እለት እለት ስራውን እያከናወነ ዉሎ መንግስት ሰራተኛውም ቢሮ ውስጥ የእለት እለት ስራውን ሲያከናውን ዉሎ ነጋዴውም የንግድ ስራውን ሲያቃላጥፉ ዉሎ ሁሉም በየፊናው በየስራው ስራው ላይ ስትሳተፉ ነው ማታ ይገናኛል። ተማሪውም ቤት ምዉሎዉም ነጋዴውም የመንግስት ሰራተኛ ሹፌሩም የትኛው ሰው ይሰበሰባል የሆነ ሰዓት ማታ ይሰበሰባል አብሮ ይጫወታል ያወራል እራቱን አብሮ ሰብሰብ ብሎ ይበላል የሚጠጣ ካለ ሰብሰብ ብሎ ይጠጣል ከዛ በኋላ ከዛ በኋላ ልበታተን ልተኛ ይችላል ተኝቶ ጠዋት ደግሞ እንደተለመደ ወደ ስራው ሁሉም ሊበታተን ስራውን ለማከናወን ሊሯሯጥ ይችላል። በእንደዚህ አይነት ጊዜ ቤተሰብ ይሰበሰባል ማለት ነው።